የይለፍ ቃል ትጠቀማለህ ለሚለው ጥያቄ በጣም ጥሩ ጥያቄ ነው። የይለፍ ቃል እጠቀማለሁ አሁን ብዙ ጊዜ የይለፍ ቃል የምንጠየቀው የምንጠቀመው ጎግል ስንጠቀም አንድ አንዳንድ አፕሊኬሽኖችን ስንከፍት የይለፍ ቃላት አስገቡ ይላል ስለዚህ የይለፍ ቃል ማለት የራስ የሆነ የሚስጥር ቁጥር ማለት ነው። የራሴ የሆነ የሚስጥር ቁጥር ለሌላ ሰው ማሳወቅ የሌለብሽ ቁልፍሽ ማለት ነው። የራስሽ በርሽን ከፍተሽ የምትገቢበት እንደ ቁልፍ ማለት ነው። ከዛ እሱ ምንድነው የሚባለው ፓስወርድ ወይ የይለፍ ቁጥር ይባላል። ብዙ ጊዜ አሁን ጎግል አካውንት ስንከፍት የተለያዩ አፕሊኬሽኖች ሳይን አፕ ስናደርግ የይለፍ ቁጥር አስገቡ ይላል ያ የይለፍ ቁጥር ማለት የራስሽ የግልሽ የሆነ የሚስጥር ቁጥር እንደማለት ነው። ስለዚህ እኔ የይለፍ ቁጥሮችን እጠቀማለሁ ብዙ ጊዜ የተለያዩ ለተለያዩ አካውንቶቼ የተለያዩ የለፍ ቁጥሮች አሉኝ ለፌስቡክ የተለያየ የይለፍ ቁጥር አለኝ። ለቲክቶክ የተለያየ የይለፍ ቁጥር አለኝ። ለዋትሳፕ የተለያየ የይለፍ ቁጥር አለኝ። ለኢንስታግራም ለጎግል የተለያዩ አፖች ስጠቀም የተለያዩ የራሳቸው የሆነ የይለፍ ቁጥሮችን እጠቀማለሁ ስለዚህ የተለያዩ የይለፍ ቁጥሮችን እጠቀማለሁ። ስለዚህ በጣም ነው ደስ የሚለኝ ብዙ ጊዜ ደግሞ የይለፍ ቁጥሮችን ማንም ሰው ማወቅ የለበትም ጓደኛም ማወቅ የለበትም። ከጎን ያለ ሰው ማወቅ የለበትም። የይለፍ ቁጥርን ሰው አገኘ ማለት ያንተ መረጃ ሙሉ ይወስዳል ማለት ነው። የባንክ የይለፍ ቁጥር አለ የባንክ የይለፍ ቁጥር በግል መሆን አለበት። የስልክ የይለፍ ቁጥር እንኳን የግል መሆን አለበት ማንም ማወቅ የለበትም። ስልክን የይለፍ ቁጥሮቹን አንድ ሰው አወቀ ማለት በቀላሉ ስልክን ከፍቶ ይገባል የፈለገ ነገር ማየት ይችላል። ስለዚህ የይለፍ ቁጥር ወይ የሚስጥር ቁጥርን የግል ነው ማወቅ መቻል አለብህ። በሚስጥር መያዝ መቻል አለብህ

እሺ በሰአት የምትደርስ ሰው ነህ? ለምለው በሰአት ማለት ሰዓት፤ በሰአት ትደርሳለህ ለምለው ጥያ፣ አረፍት ነገር ሰው አንዳንዴ ስራ ስትገባ፣ ከስራ ስትወጣ፣ ስራ ለመሄድ ስራህን በሰአቱ፣ ሰዓትን አክብር መሄድ በጣም ትልቅነት ነው። እኛ መስሪያ ቤት እንደውም ሰዓት አምስት ደቂቃ ከረፈደብን ስራም አያስገቡንም። ብዙ ሰዎች ብዙ ጊዜ አሁን አንዳንዴ ስራ አርፍዶ ስር፣ መስሪያ ቤታቸው ሲደርሱ ብዙ ነገራቸው፤ ቀን ሙሉ አንዴ አስር ደቂቃ፤ ሃያ ደቂቃ በአረፍ ወዶ ቁጥር ቀናቸው የተዋዛገበ፣ ይወዛገባሉ፤ ተወዛግቦ ነው የምውሉት። እኔ ብዙ ጊዜ በሰአቴ እደርሳለሁ፣ ስራዬ ላይ በሰአቴ እሄዳለሁ፣ በሰአቴ እደርሳለሁ። ብዙ ጊዜ ሰዓት አክባሪ ነኝ። በሰአት፣ ቤቴም ከመስሪያ ቤቴ ጋር በጣም ቅርበት ስላለው በጊዜ ሰዓቴ ከመድረሴ ከሰላሳ ደቂቃ በፊት እወጣለሁ ከቤቴ። ቶሎ፣ ቶሎ በእግሬም ተራምጄ ይሁን፣ በታክሲም ሄጄ ይሁን ቶሎ ስራዬን እደርሳለሁ። በመስሪያ ቤቴ በጣም ሰዓት በማክበር በጣም እታወቃለሁ። ሰአቴን አከብራለሁ፣ ጊዜዬን አከብራለሁ። ሰዓት አከብሬ ነው ስራዬን የሚሰራ፣ በጣም ስራዬን በጣም ነው የምወደው። በጣም ደስ ይለኛል ስራዬን፣ ማለት እኔ ስራ ላይ ቀልድ አላውቅም። ስራ ላይ ሰፋጣ አላውቅም። ሰአቴን አክቡሬ ነው ስራዬን የምገባ፤ ሰዓቴም ስደርስ ደግሞ ከስራዬም ደግሞ ሰአቴን አክብሬ ነው የምወጣው። ስለዚህ ለስራና ለሰአት በጣም ክብር ያለኝ ሰው ነው።